የቤት ጣሪያ ከምን የተሰራ ነው ለሚለው ጥያቄ መልሴ የሚሆነው። የተለያዩ መሳሪያዎች አሉ። ለምሳሌ ቆርቆሮ ተብሎ የሚታወቅ የህንፃ መሳሪያ አለና። በዛ የህንፃ መሳሪያ ነው። የመጀመሪያ ጣሪያ የተገነባው ከዛ ከህንፃ መሳሪያ ቁርቁር ከተባለው ከህንፃ መሳሪያ በታች ደግሞ ምን አሉ? ልክ እንደ እንጨት ያለ። ሲቀጥል ደግሞ ኮርኒስ ተብሎ የሚታወቅ በተለምዶ የጣርያ መሸፈኛ አለ። ከብየዳ የተሰራ። ከዚህ ከዚህ ነው የተሰራው። ሌላ ሌላ የተለያዩ ነገሮችም አሉ።

እኔ የግል ልምዴ ምንድነው? እሱ ጠዋት ጠዋት አስራ ሁለት ሰዓት ሲል ግዴታ ከእንቅልፌ መነሰት አለብኝ ይሄ ሰውነቴን ያስለማመድኩት በአእምሮዬም የተቀረጸ ልምድ ነው። ምናምን አነሳሃት ልተኛ ማታም ሽቺም ልተኛ በጊዜም ልተኛ ለምሳሌ ማታ ሁለት ሰዓት ብተኛ ወይ ደግሞ ከሌሊቱ ስድስት ሰዓት ሰባት ሰዓት ብተኛ እንኳን ግዴታ ከሌሊቱ አስራ ሁለት ሰዓት ንጋት ማለት ነው ንጋት አስራ ሁለት ሰዓት ሲል የመነሳት ልምድ አለኝ። እና ይሄ ልምድ በጣም ጠቅሞኛል ደስ ይላል። እና የሚገርም ልምድ ነው። እውነት ለመናገር ግን በጣም በጣም ደስ የሚል አይነት ልምድ ነው። አስራ ሁለት ሰዓት መነሳት ሰላም ይሰጣል። ብቻ ሰውነቴም አይምሮዬም ለምዶት አሁን ላይ ሊያቆመው የማይችል ልምድ ነው። ለሰውነቴ ማለት ነው። አስራ ሁለት ሰዓት መንሳት ላይምሮየም እንደዛው አስራ ሁለት ሰዓት መነሳት በጣም የማይቀር ሰውነቴ ደስ ብሎት የሚያደርገው ነገር ቢኖር። ይሄ ነው።